የድምጽ መልእክት ትላካለህ ወይ ለሚለው? አዎ በተለያዩ የድምጽ መላኪያ በአማካኝነት የድምጽ መልእክት እልካለሁ ብዙውን ጊዜ የድምጽ መልእክት እልካለሁ። አዎ የድምጽ መልእክት ትልካለህ ወይ ለሚለው ጥያቄ? አብዛኛውን ጊዜ የድምጽ መልእክቶችን እላካለሁ እልካለሁ። በድምጽ የሚላኩ ከሆኑ እንደያ አስፈልገኝ ላግነት እና እንደ ሁኔታው የድምጽ መልእክቶችን እልካለሁ

ስማርትፎን ትጠቀማለህ ለሚለው ጥያቄ ያው ስማርትፎን እጠቀማለሁ ብዙም ጊዜ። እና ስማርትፎን እጠቀማለሁ ብዙ ነገሮችን የተለያዩ ነገሮችን የምሰራው በስማርትፎኔ ነው። ስልኮች የምደውለው ማስታወሻዎች የምይዘው ፎቶዎችን የማከማቸው ሁሉ ነገር የማደርገው። ብቻ አብዛኛው ስራዬን ምስራው ከስማርት ፎኔጋ በተያያዘ ነው። ስለዚህ ስማርት ፎን ትጠቀማለህ ወደሚለው ጥያቄ የኔ መልስ ምንድነው? በአጠቃላይ ስማርትፎን እጠቀማለሁ አዎ የሚል ይሆናል ማለት ነው

ሰዎችን በአይንህ ትመለከታለህ? ለሚለው ጥያቄ ሰዎችን አወ በአይኔ እመለከታለሁ። ብዙም ጊዜ በማወራበት ጊዜ በተለያዩ ነገሮች ላይ ከሰዎች ጋር ተገናኝቼ በማወራበት ንግግር በምናደርግበት ጊዜ አይን ለአይን መተያየት ደስ ይለኛል። ምክንያቱም አይን ለአይን መተያየት አንድ ሰው አይን ለአይን ሲተያይ አንድ ሰው ጋር እያወራ በራሱ መተማመንን እንትንና ያዳብራል። እንደዚሁም ደግሞ እውነተኛ ነገር እያወራህ መሆኑን ከሰዎች ጋር ያንን ነገር ይገነዘባል ማለት ነው። ስለዚህ ሰዎችን በአይን ትመለከታለህ ወይ? ለሚለው ጥያቄ እኔም በአጠቃላይ አዎ ሰዎችን በአይኔ እመለከታለሁ የሚል ይሆናል።

አዲስ አመት እንዴት ታከብራለህ? የሚለው ጥያቄ አዲስ አመትን በተለያየ ነገር ደስታ በመደሰት በመብላት በመጠጣት እና ዘና ፈታ በማለት አሳልፋለሁ ማለት ነው። ስለዚህ አዲስ አመትን ያው ተደስቶ እና በደስታ ማለፍ ማሳለፉ ጥሩ ምክንያቱም የሚመጣው ቀጣዩ አመት ጥሩ እንዲሆን ማለት ነው። ስለዚህ አዲስ አመትን እንዴት ታከብራለህ የሚለው ጥያቄ በደስታ አከብራለሁ ነው። መልሴ

ስራዎችን በቅደም ተሰ ታሰቀምጣለህ ወይ የሚለው ጥያቄ? አዎ ስራዎችን በቅደም ተከተል አስቀምጣለሁ። በቅደም ተከተል አስቀምጨም ያው በቅደም ተከተላቸው መሰረት እሰራለሁ ስራችን ቅደም ተከትል ማስቀመጥ በጣም ጥሩ ልምድ ነው። ምክንያቱም ትክክለኛ ስራ ለመስራት ማለት ነው። ትክክልና በቅደም ተከተል ያልተቀመጠ ስራ ግን ስራው ይዛነፋል የኋላውን ወደፊት የፊቱን ወደኋላ አርገን ስራው ይዛነፍብናል። ስለዚህ ስራዎችን በቅደም ተከተል ታስቀምጣህ ወደሚለው ጥያቄ እኔ መልስ የሚሆነው። አዎ ስራዎችንም ስራ ስራዎችንም በቅደም ተከተል አስቀምጣለሁ እንደምል ማለት ነው

የመጠጥ ውሃን ከየት ታገኛለህ? የሚለው ጥያቄ የመጠጥ ውሃንም አገኘው ከቧንቧ ነው። ቧንቧ የሚባል ነገር አለ እኛ ጋር። እና ከዛ ነው እየቀዳን የምናገኘው ማለት ነው። ስለዚህ ንጹህ ነው፣ ንጹህ ነው የጠራ ውሃ ነው እና የመጠጥ ውሃን ከዛ ነው የማገኘው። እንዲሁም ደግሞ ያው በየሱቁ ላይም የታሽገው ምሽጥ ውሃዎች አሉ። እኔ ግን አብዛኛው የታሸጉ ውሃዎች ስለማይመችኝ የመጠጥ ውሃን የምጠቀመውና እማገኘው ከቧንቧ ነው ማለት ነው።

የጎረቤቶችህን ድምጽ ትሰማለሁ ነው የሚለው አዎ የጎረቤቶቼን ድምጽ እሰማለሁ ምክንያቱም ቤታችን ከጎረቤታችን ጋር በጣም ይቀራረባል ግድግዳውም የተያያዘ ነው ስለዚህ በአጠቃላይ የነሱ ድምጽ ያው ይሰማኛል እነሱም የኔን ድምጽ ደግሞ ይሰማሉ ቤቶቹ አብዛኛውን ጊዜ የምንኖርበት ግድግዳቸው የተገናኘ የተያዘና የተጠጋጉ ስለሆነ እ አንዱ ቤትም ጎሮቤት ጋር ያለው ድምጽ እኔ ጋር ይሰማል እኔ ጋር ያለው ድምጽ ደግሞ ጎረቤት ጋር ይሰማል ስለዚህ የጎረቤቶችን ድምጽ ትሰማለህ ለሚለው ጥያቄ ለእኔ መልስ የሚሆነው እንዳጠቃላይ ያው የጎረቤቶችን ድምጽ እሰማለሁ የሚለው ይሆናል።

ዜና መስመር ላይ ታነባለህ ወይ ለሚለው ጥያቄ? አዎ ዜና መስመር ላይ አነባለሁ የተለያዩ ዜናዎችን። በመስመር ላይ ነው የምንሰማው የማነበው ያው በመስመር ላይ አንደኛ ትክክለኛ መረጃ ይገኛል። እና ለተለያዩ ነገሮች ያው ይጠቅማል እምንፈልገውን ዜናም። መርጠን ማየት ስልምንችል መስመር ላይ። በመስመር ላይ ነው ዜና የምሰማው በመስመር ላይ ያው ብዙን ጊዜ እሰማለሁ። ስለዚህ ዜና በመስመር ላይ ታነባለህ ወይ? ለሚለው ጥያቄ አዎ በመስመር ላይ ዜና አነባለሁ ይሆናል የኔ መልስ ማለት ነው